ዜና ከብዙ ቦታ ይገኛል። አሁን ላይ በተለይ አሁን ላይ ቴክኖሎጂ እንዲህ በሰፋበት ዘመን ዜና ለም ከማህበራዊ ሚዲያ ላይ ይገኛል በብዛት እኔም የማገኘው ከዛው ላይ ነው። ማህበራዊ ሚዲያ በደንብ የምከታተል ስለሆንኩት ጠዋትም ማታ ሁሌ የማይ ስለሆንኩ ምን አዲስ ነገር አለ የሚለውን ስለምከታተል ከዛ ላይ ነው የማገኘው። ቲክቶክ ላይ ብዙ ነገር ይወራል። ግን ያው ሁሌም ትክክለኛ ዜና እናገኛለን ማለት አይደለም። በሰከንዶች ውስጥ አንድ የሆነ የተወራ ነገር በጣም ብዙ ሰው ይሰራውና ይሰራጭና ውሸትም ከሆነ በጣም ብዙ ሰው ጋር ይደርሳል ማለት ነው። ብዙ ሰው ስለሰማው ስላየው እውነት ነው ማለት ላይሆን ይችላል። እና የተለያዩ አመለካከቶች እና ቀጥታ ቪዲዮ እና ምስል ለማግኘት መሞከር ይሻላል። ይሄ ትክክለኛውን ዘገባ ለማግኘት ከሀሰተኛ መረጃ። እንትን ለመዳን ምክንያቱም ሀሰተኛ መረጃ ብዙ ጊዜ በጣም በፍጥነት ነው የሚሰራጨው እንደው ከእውነተኛ ዜና ይልቅ ሀሰተኛ ዜናዎች በጣም በፍጥነት ይሰራጫሉ ሰዎች መሃል ብዙ ሰው ይቀባበለዋል ማለት ነው። እና ብዙ ጊዜ ሀሰተኛ ዜናዎች ይደርሱናል ምክንያቱም አልጎሪዝሙ የምንወደውን ብቻ ነው የሚያሳየን። እና እና የተወሰነ የትኛው ነው ትክክል የትኛው ነው ሀሰት የሚለውን በተለያየ መንገድ ማጣራት አለብን ማለት ነው። ከብዙ ምንጮች ማረጋገጥ አለብን አንድ ዜና ሰማን ብለን ወዲያው ማስተላለፍ ሳይሆን ወዲያው መቀበል ሳይሆን እንደወረደ ከብዙ ምንጮች አጣርተን አረጋግጠን ነው መቀበል ያለብን። ሙሉ ይዘቱን አይተን ነው ርዕሱን ብቻ አይተን ሳይሆን መረዳት ርዕሱን ይዘን ብቻ ማራገብ ሳይሆን ያንን ዋሬ መጀመሪያ ሙሉ ይዘቱ ምንድነው የሚለውን አረጋግጠን ስናበቃ? እንዳልኩህ ከብዙ ምንጮች የተረጋገጠ መሆኑን ከታማኝ ምንጮች ለምሳሌ ታማኝ ታማኝ የሚሰሩ ቲክቶከሮች አሉ። ሲኤንኤን አለ። ቢቢሲ አለ ሁሉም ቦታ የተዘገበ መሆኑን አረጋግጠን። እሱን ነገር መቀበል አለብን ማለት ነው። እና ማን እንደጻፈው ወይ ደግሞ ያንን ነገር ማን እንደተናገረው ያንን ዜና ማን እንደዘገበው? አረጋግጠን ነው መቀበል ያለብን ማለት ነው። ታማኝ ምንጭ ነው ወይ አይደለም የሚለውን በደንብ ካረጋገጥን በኋላ ነው መቀበል ያለብን። እንጂ ዝም ብለን እንደወረደ መቀበል ያለብን ነገር አይደለም ማለት ነው። እና ፈጥኖ የሚሰራጭም ስለሆነ የሀሰት ዜና በጣም መጠቀቅ ያለብን ነገር ነው። በጣም ጉዳት ስላለው የሀሰት ዜና ማለት ነው። እና በተጨማሪ ያው ከብዙ ማህበራዊ ሚዲያዎች ላይ በፊት ላይ ዜና የሚነበበው ከጋዜጣ እና ከቴሌቪዥን ላይ ብቻ ነበረ። አሁን ግን በብዙ በብዙ መንገድ ዜና ማግኘት እንችላለን ማለት ነው። የተለየ ዜና አዳዲስ ዜና ሰበር ዜና ምናምን በብዛት እጃችን ላይ ባሉት ስልኮች አማካኝነት ይደርሱናል ማለት ነው። ብዙም እና ለማረጋገጥም ቀላል ነው። ታማኝ ታማኝ ሰዎች አሉ እነሱ ጋር ሄደን ቼክ ማድረግ ነው እነሱ ጋር ሄደን ይሄን ነገር ዘግቦታል አልዘገቡትም የሚለውን ነገር አረጋግጠን ነው መቀበል ያለብን ብዬ ነው የማስበው። እና የሞዋይል መተግበሪያዎች ላይ አሉ አሁን ብዙ አይነት አፕሊኬሽኖች አሉ እንደ ቢቢሲ አልጀዚራ አላቸው አፕሊኬሽን ዜና መድረስ ይችላል በኢንተርኔት ገጻቸውም ማረጋገጥ እንችላለን ማለት ነው። ፌስቡክ ትዊተር ቴሌግራም ሬዲት ምናምን እነዚህም ብዙ ጊዜ ዜና ይገኝባቸዋል የተለያዩ ቻናሎች አላቸው ዜና የሚያቀርቡበት እዛ ላይ ማግኘት እንችላለን ማለት ነው። ኖቲፊኬሽናችንን እንትን ከከፈትነው በቀላሉ አዳዲስ ዜናዎች እንዲደርሱ ማድረግ ቀላል ነው። አሁን ላይ በጣም በቴክኖሎጂ የተረራቀቀ ስለሆነ በቀላሉ የተመረጡ ዜናዎችን ማየት የምንፈልግ ከሆነ ለምሳሌ የስፖርት የምንፈልግ ከሆነ ስፖርት ብቻ እንዲደርስን ማግኘት ወቅታዊ ብቻ ወይ አለም ላይ ስለሚከናወን ነገሮች ሰበር ዜና ማግኘት ከፈለግን በፈለግነው መንገድ በቀላሉ ማግኘት እንችላለን ማለት ነው። እና አሁን ላይ ዜና ማንበብ ወይ ደግሞ ዜና ማግኘት በጣም ቀላል ነው ከብዙ ቦታ ይገኛል። ዋናው ነገር ምንድነው? እውነት ነው ሀሰት ነው ትክክለኛ መረጃ ነው ትክክለኛ አይደለም የሚለውን አጣርተን ነው መቀበል መቻል ያለብን። ሀሰተኛውን ያው የምንለይበት መንገድ እንዳልኩክ ከብዙ ቦታ ከብዙ ታማኝ ምንጮች መረጃ ሰብስበን ይሄ ነገር ብዙ ቦታ ተሰርቶ ተዘግቧል ወይ የሚለውን አይተን አጣርተን መሆኑ ነው

አዎ በስልክ ገንዘብ እልካለሁ በደንብ ነው የምልከው አሁን ላይ ዘመኑ እንዳልኩህ የቴክኖሎጂ ጊዜ ስለሆነ። ባንክ ሄዶ ምናምን ገንዘብ መላክ መቀበል ቀርቷል በአካል ሄደን አይደለም የምንቀባበለው በስልካችን ነው ሁሉም ነገር በስልካችን ሆኗል። ገንዘብ ለመላክም ስንፈልግ በቀላሉ ስልካችንን ተጠቅመን የትም ሳንሄድ በስልካችን ብቻ እንልካለን ወደምንፈልገው ቦታ መቀበልም ስንፈልግ እዚሁ ቤታችን ውስጥ ሆነን በስልካችን ይደርሰናል ማለት ነው። እና በጣም ቀላል ስለሆነ። ለአጠቃቀም ቀላል ስለሆነ ስልክ ነው የምጠቀመው ገንዘብ ለመላክና ባንክ ቅርንጫፍ ምናምን መግሏላት በአካል መሄድ ምናምን አይጠበቅብንም። በጣም ቆንጆና የብዙ ሰውን ጊዜ የሚቆጥብ ነገር ነው። በሰከንዶች ውስጥ የምንላላከው ነገር ለሰአታት በፊት ይወስድብን ነበረ ተሰልፈን ምናምን ሰዓታት የሚወስደውን ነገር በሰከንድ ውስጥ ሆኖልናል ማለት ነው። እና እኔ ጊዜ ስለቆጠበልኝ እና በጣም ቀላል ስለሆነ በጣም ተመራጭ እኔ ጋር። ስራ ላይ በተለይ ከሆነ ስራ ከያዘን ምናምን በጣም አስፈላጊና ወሳኝ ነገር ነው። በዛ ላይ ደግሞ ሃያ አራት ትዌንትይ ፎር ሃወር ሃያ አራት ሰዓት አገልግሎት ስላለው ቀንም ሆነ ሌሊት መጠቀምም ስለምንችል። እና በዛ ላይ ደግሞ ገቢና ወጪያችንም በግልጽ የሚታይ ነገር ነው እዛው ላይ ስለሚያሰፍርልን በጣም ቆንጆ ነገር ነው። እና ብዙ ገንዘብ አሁን የምናስገባ ከሆነ ወይ ብዙ ገንዘብ ተቀብለን የምንወጣ ከሆነ እሱን ነገር ለደህንነታችን ስጋት ነው። ሌባዎች እንዳይከተሉን ምናምን ብዙ ገንዘብ ይዘን እንዳንዞር ያደርገናል ማለት ነው። እና ይሄ በጣም ዘመናዊ እና የብዙ ሰው ጊዜ የሚቆጥብ ብዙ ሰዎችን ያሳረፈ በጣም ቆንጆ ቴክኖሎጂ ነው። ገንዘብ በስልክ መላላክ ከተጀመረ በኋላ በጣም ቆንጆ ነገር ነው። እና ግን አንዳንዴ መጥፎ ነገርም አለው ያ ሁሉም ጥሩ ነገር መጥፎ ነገር አይጠፋውም። ለምሳሌ ስልክ ቢጠፋ ወይም ቢሰረቅ ብዙ ጊዜ እስከ ሌቦች ፓስወርድ የይለፍ ቃላችንን በመጠቀም ወይ ቢያውቁት ድንገት ቢያገኙት ቢሳካላቸው መዝረፍ ይችላሉ ማለት ነው። እና ማጭበርበር ደግሞ በጣም አለ ምክንያቱም መልእክቶች ይላክልናል የአጭበርባሪዎች ሰዎች በጣም ይደውላሉ ከዛ እዛው በስልካችን ከንግድ ባንክ ከባንክ እንደተላከ በማስመሰል ከባንክ እንደደወሉ በማስመሰል ሊዘርፉ ይሞክራሉ ሊያጭበረብሩ በጣም ይሞክራሉ። በተለይ የይለፍ ቃላችንን በጣም ቀላል እና በቀላሉ የሚገመት ቶሎ የሚገኝ አይነት ከሆነ በጣም በቀላሉ ልንጨረበርና ልንዘረፍ እንችላለን ማለት ነው። ለሌቦች በደንብ እንጋለጣለን ገንዘባችንን በቀላሉ ልናጣም እንችላለን ግን ያው መጠንቀቅ ያስፈልጋል። የይለፍ ቃላችንን በቀላሉ የሚገመት ማድረግ የለብንም መርሳት የለብንም። እና ለሰዎችም ብዙ ለብዙ ሰዎች ማካፈል የለብንም። የይለፍ ቃላችን ሚስጥራዊና ራሳችን ጋር መቅረት ያለበት ነገር ነው ሚስጢራዊ መሆን ነው ያለበት ለሰዎች ሰዎች ማወቅ የለባቸውም ማለት ነው። እና ሌላው ነገር ደግሞ ይሄ ያልታመ ያልታወቀ ምንነቱ የማይታወቅ ሊንክ ሰዎች ሲልኩልን ያንን ሊንክ አለመክፈት አሁን ብዙ ሰዎች እየተጭበረበሩ ያሉት በዚህ ነው። ያልተ በምን እንደሆነ ማን እንደሆነ በማይታወቅ መንገድ ሊንክ ይላክላቸዋል ያንን ሊንክ ሲከፍቱት ለመጭበርበር መጭበርበር ያጋጥማቸዋል ማለት ነው። እና ሁል ጊዜ ያው እንትን በተጠንቀቅ ነው አሁን ፓስወርዳችንን ለማንም አለመናገር በሚስጥር መያዝ እና ከዛ ደግሞ ሊንኮችን አለመክፈት ነው። መልእክት ቢደርስን እነዛን መልእክቶች ሳናጣራ መቀበል የለብንም። ከባንክ ነው የደወልነው ብለው ሊያጭበረብሩ ብዙ ቢሞክሩ መጀመሪያ አጣርተን እውነት ይሁን አይሁን አውቀን ወይም ደግሞ በአካልም ሄደን ማጥራት አለብን። ነገሩን እንጂ ዝም ብለን ምክንያቱም ላይ በጣም ለመጭበርበር የተጋለጠ ነገር ቢኖር እሱ ነው ብዙ ሰዎችም የተጨበርበሩበት ያለ ነገር ነው። በተረፈ በጣም ቀላል ነው ዘመናዊ የሰዎችን ሰዓት ጊዜ የሚቆጥብ ነው። እዚህ ቤታችን ሆነን ካርድ ብንል እኔ በካርድ አሁን በወረቀት ገዝቼ አላውቅም ውሃ ለመክፈል ቢሆን መብራት የምንከፍለው በጣም በቀላሉ ገቢና ወጪአችን የምናየው በቃ በዚሁ በስልካችን ነው በጣም በቀላሉ በጣም ደስ የሚል ቴክኖሎጂ ነው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

በየሳምንቱ ቤተሰቤ እደውላለሁ ከቤት ርቄ ስለምኖር እናገራለሁ ማለት ነው። እናቴ ሁሌ በደስታ ትምልሳለች ለሁሉም ነገር ትነግረኛለች። አባቴን መልስ ይሰጣል። እህቶቼ ደስታቸውን ይገሩናል እና ቃንሳለን። ስለአዲስ ነገሮች እንነጋገራለን የቤት ወሬዎችን እሰማለሁ። አንዳንድ ይናፈቀኛል። ግን ድምፃቸው መስማት ያስተስተኛል እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው ቤተሰብ ሁሌ በልቤ ውስጥ ናቸው። የሚያወራው ስለ ቤተሰብ ግንኙነት ነው። ርቆ የሚኖር ሰው ነው ግን በየሳምንቱ እየደወለ ቤተሰቡን ያገኛል እናት አባቱን ወንድም እህት ያወራል። እና ከቤተሰብ ጋር ያለው ግግኑኝነት ደስተኛ እንደሚያደርገው ነው። የሚያወራው ቆንጆ ነው። የቤተሰብ ግንኙነት ቆንጆ ነው። ከቤተሰብ ጋር መኖር ያው መኖር ብቻ አይደለም ግንኙነቱን የሚያስከትለው ርቆም ከቤተሰብ ጋር መቀጠል ይቻላል። በርቀት ማለት ነው። እና አንዳንዴ ጥራት ከመጠን በላይ ብዙ ጊዜ አብሮ መኖር እንኳን ግንኙነት ላረጋግጥ ይችላል። ጥሩ ንግግር ካለ ጥሩ መግባባት ካለ በየጊዜው መደወል። መግባባት ካለ በርቀትም ጠንካራ ግንኙነት ከቤተሰብ ጋር ሊኖር ይችላል። የሚዋደዱ መልካም መግባባት ያላቸው ቤተሰቦች ርቀትም አይገድባቸውም ማለት ነው። በሳምንት አንድ ሁለት ጊዜ መደዋወል ካለ መልእክት መላላክ ሁኔታዎቻችንን መነጋገር ካለ ከቤተሰብ ጋር ጥሩ ግንኙነት ሊኖር ይችላል ማለት ነው። ያው እሱ እንደ ግንኙነታቸው ይመሰረታል ግን እንደገና መደወል ብቻ በቂ ላይሆን ይችላል። መግባባት መከባበርም ግዴታ ያስፈልጋል ማለት ነው። ሌላው ነፃን ብቻ መኖር ራስን ማወቅ ያስችላል ብዬ አስባለሁ ለብቻ ሲኖር የራስን ውሳኔ ማንም ጣልቃ ሳይገባ መወሰን እንችላለን። እሄ ደግሞ ጠንካራ ነው የሚያደርገው። ማንም ላይ ሳንተማመን ማንም ላይ እንትን በራሳችን እንቆማለን ማለት ነው። ለራሳችን ችግር ከፈጣሪ ጋር እና ከሰዎች ነጻነት እና እናገኛለን ማለት ነው። ሰዎች ግንኙነት መመስረት ያስፈልጋል ሌላው ድንበር ያስፈልጋል ድንበር ይሄ በርቀት ግንኙነት ቆንጆ ነገሩ ድንበር አለው። ክብርና ድንበር ያው አንድ አይነት ናቸው። ከቤተሰብ ርቀ አንዳንድ ጊዜ ጤናማ ድንበር ሊሆንም ይችላል መራቅ። አንዳንዴ ሰው ብቻውን ሲኖር ከቤተሰቡ ርቆ ሲኖር የራሱን ክብር ለማስጠበቅ ፈልጎ ነው ምናልባት እዛ ቤት እያለ ክብር የማይሰጠው ከሆነ ያጣውን ክብር ርቆ ያገኘዋል ማለት ነው። ብዙ ጊዜ እንደዛ ነው ሰው ሲራቅ ሲርቅ ብዙ ጊዜ ክብር ለምን እንደሚያየኝ አላቅም። አጠገባቸው ስንሆን ያላከበሩም ሰዎች ስንረቃቸውና ከእነሱ ውጪ በራሳችን ችለን በራሳችን ውሳኔ ኑሯችንን ስንገፋ ደግሞ በጣም ያከብሩናል። ለምን እንደሆነ አይገባኝም። በእነሱ ስር ስንሆን ግን በጣም ንቀት ወይ ደግሞ አለማክበር ይመጣል ማለት ነው። እና ድንበራችን በጣም ያልፋሉ። በእኛው ስር ናቸው ብለው በጣም እንትን ሊሉ ክብራችንን ሊነኩ ይችላሉ ማለት ነው። እና አንዳንዴ ርቀት ጤናማ ድንበር ሊሆን ይችላል ማለት ነው። እና ድንበር ማለት ይሄ እንትን ሳይሆን መጣላት ምናምን ሳይሆን በቃ ጤናማ የሆነ ክብር ያለው ርቀት ማለት ነው። እና ምናልባት የስሜት ችግር ካለ ከቤተሰብ እንዲያስርቅ የሚያደርግ እንደዚህ አይነት አልተከበርኩ ጊዜ ቦታ ተቀባይነት አልተሰጠኝም ወይም ቦታ አልተሰጠኝም የሚል ስሜት ካለ የስሜት ችግር ካለ ርቀት ይፈተዋል እንደዚህ አይነት ችግሮችን ርቀት ይፈቱሀል። ሲራራቁ ያ ነገር አይኖርም ማለት ነው። ወይ ደግሞ የመግባባት ችግር ካለ። የመግባባትም ችግር ካለ አንድ ቤት እየኖሩ መግባባት ካልተቻለ ርቀት ይፈቷል እሱንም ርቀት ያስተካክለዋል ማለት ነው። በመራራቅ ይፈታል ማለት ነው። የመስተዳደር የቤተሰብ ድጋፍ ከሌለ ለምሳሌ እዛው ሆኖ ተገቢ የሆነ ውሳኔ የማያረጉ ከሆነ። ስራና በራስ ትኩረት በቃ ማድረግ ስለሚያስፈልግ። ሌላ ያን ያህል የማያግዙን ከሆነ ምናምን በራሳችን ርቀታችንን ጠብቀን የራሳችን ውሳኔ በራሳችን እየወሰንን በነጻነት መኖር እንችላለን ማለት ነው። እና ግዴታ የቤተሰብ ድጋፍ ላያስፈልግ

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው። ሁሌም እያወዳደርኩ እገኛለሁ ሌሎች ምን እንዳደረጉ እያየሁ ይሄ የአእምሮ ጤና ላይ ይጎዳል። መተግበሪያዎቹን ሰርዣለሁ ለአንድ ወር መሞከር እፈልጋለሁ የእውነተኛ ህይወት ግንኙነቶችን አተኩራለሁ ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለሁ አትክልት መስራት እችላለሁ። ጊዜዬን እንደተሻለ ነገር እጠቀማሉ በመጀመሪያ ከባድ ይሆናል። ግን ይኸውና መሞከር ያስፈልጋል ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም። ይሄ የሚያወራው ስለ ማህበራዊ ሚዲያ ተጽዕኖ ከባድ መሆኑን ነው። በጣም ከሰዎች ጋር ራሴን እያገናኘው የአእምሮ በሽታ ጤና ላይ ሊጎዳኝ ይችላል ብሎ የሚያስብ ሰው የሚወስደው ውሳኔ ነው። ማህበራዊ ሚዲያዎችን በመዝጋት ትክክለኛና ተፈጥሮአዊ በሆነ መንገድ ከስልክ ውጪ ከማህበራዊ ሚዲያ ውጪ ያለውን ህይወቱ መኖር የሚፈልግ ሰው ነው። ምክንያቱም በጣም ብዙ ተጽዕኖ እያሳደረበት እንደሆነ እና ጊዜውን እየተሻማበት እንደሆነ እና ራሱን በተለያዩ ሰዎች ጋር ከማያውቃቸው ሰዎች ጋር ራሱን እያወዳደረ ድብርት ውስጥ የገባ ሰው ነው። እና አዎ ማህበራዊ ሚዲያ በጣም ከባድ ተጽዕኖ አለው። በርግጥ ግን ያው ሁለት ጎን ለጎን ሆኖ ጥሩም ጎን አለው መጥፎም ጎን አለው ማህበራዊ ሚዲያ እንደኔ ማለት ነው። አሁን ከላይ የተጠቀሰው ነገር ልጁ ወይም ያ ሰው የተናገረው ነገር እውነቱን ነው መጥፎ ጎኑ ነው። እሱ የተናገረው ግን ደግሞ ማህበራዊ ገጽን መጠቀም በጣም ብዙ ጥሩ ጥሩ ጎኖች አሉት። ለምሳሌ መረጃ ፈጣን የሆነ መረጃ ይደርሰናል። ቶሎ ወቅታዊ የሆኑ መረጃዎችን በስልካችን ላይ ቶሎ ቶሎ ማግኘት እንችላለን ማለት ነው። ስላለው ነገር በዙሪያችን ላይ እየተካሄደ ስላለው ነገር እኛ ባለንበት ቦታ ላይ ወይ ደግሞ አለማችን ላይ ምን እየተካሄደ እንዳለ ሁሌም መረጃ ቶሎ ቶሎ ይደርሰናል ማለት ነው። ሌላው ደግሞ የስራ እድል ማግኛም ነው። ይሄ ማህበራዊ ሚዲያ ጥሩ ጎኑ ሌላው ጥሩ ጎኑ የስራ ማግኛ እድሉ ሰፊ ነው በጣም ብዙ አይነት የስራ እድል አለው ማለት ነው። ከተሰራበት እንደ ጊዜ ማጥፊያ ካልታየም ዝም ብሎ ለመዝናኛነት ብቻ ካልተወሰደ። ጥሩ ጎን ብዙ ጥሩ ጎኖች አሉት መጥፎ ጎኖቹ እንዳሉ ሆነው መጥፎ ጎንም አለው ጥሩ ጎንም አለው። አንደኛው ያው መረጃ ለማግኘት ነው ሁለተኛ ደግሞ ስራው እድል ይገኝበታል ማለት ነው። ሌላው ደግሞ ንግድ ለመጀመር ብንፈልግ እንኳን ንግዶቻችንን የምናስተዋውቅበት አሁን ላይ ብዙ ሰው የምናገኝበት ማህበራዊ ሚዲያ ላይ ነው። ብዙ ሰው አሁን ሁሉም ሰው በእጁ ስልክ አለ እዛ ስልክ ላይ ደግሞ ማህበራዊ ሚዲያን በመጠቀም ሁሉም ሰው ስራችን ሁሉም ሰው ጋር ስራችንን ማዳረስ እንችላለን ማለት ነው ለስራ ራሱ መጠቀም እንችላለን። ሌላው ደግሞ ካሩቅ ቦታ ላሉ ሰዎች ወይ ጓደኞች ዘመዶች ሊሆን ይችላል ቤተሰብ ወይ ደግሞ አዳዲስ የማናውቃቸውን ሰዎች አዳዲስ ግንኙነት መፍጠር እንችላለን ማለት ነው። ከማናቀው ሰው ጋር ሰው ጋር መተዋወቅ እንችላለን። የምንተዋወቃቸው ሰዎች ደግሞ እኛ ህይወት ላይ በጣም የሚጠቅሙ ሰዎች ሊሆኑ ይችላሉ የሚጎዱም ሰዎች እንዳሉ ሁሉ የሚጠቅሙ ሰዎችም ልንገናኝበት ልንታወቅበት እንችላለን ማለት ነው። ስለዚህ ማህበራዊ ሚዲያ እንዳልኩህ ጥሩ ጎንም አለው መጥፎ ጎንም አለው። እነዚህ በጥቂቱ ከጥሩ ጎኖች በጥቂቱ ነው የጠቀስኩልህ። ሌላው ማህበራዊ ሚዲያ መጥፎ ተጽዕኖ ያለው ልክ ከላይ እንደተጠቀሰው አንደኛ ጊዜ በጣም ያጠፋል በጣም ጊዜ ይበላል። ካልተቆጣጠርነው ራሳችንን ገዝተን ራሳችን ገዝተን ማህበራዊ ሚዲያ ማንጠቀም ከሆነ በጣም ጊዜያችን በጣም በጣም በጣም ይበላብናል በጣም ይወስድብናል። ምክንያቱም አልጎሪዝም የተሰራው እኛ የምንፈልገውን ብቻ ነው እያመጣልን ፊት ለፊት የሚያሳየን ያ ደግሞ የምንፈልገውን ነገር ከመጣልን ደግሞ እሱ ላይ ትኩረት አድርገን። ጊዜያችንን እዛ ላይ በጣም ብዙ ጊዜ እናጠፋለን ማለት ነው። ሌላ ደግሞ ከሌሎች ሰዎች ጋር ራሳችንን እናወዳድራለን። ልክ ቅድም እንዳለችው በቃ ሀሰተኛ ህይወትን ነው የሚያሳዩን አንዳንዶቹ ወይ ደግሞ ጥሩም ጥሩ በጣም ጥሩ ጥሩ ብቻ መርጠው ነው የሚያሳዩን ከህይወታቸው ክፍል እና ጥሩ ጥሩ ብቻውን ሲያሳዩን እኛ ደግሞ ሁሌ የሚኖሩት እንደዛ ይመስለናል። ወይ ደግሞ ጥሩ ባይሆን ራሱ ጥሩ አስመስሎ ያመጡልናል ያሳዩናል። ከዛ እኛ የዛኔ እራሳችንን ውድድር ውስጥ እናስገባዋለን። እንደዚህ ሰው እየኖረ ምናምን እያልን እኛ ወደ ራሳችን መመልከት ራሳችንን ማሳነስ እንጀምራለን ማለት ነው። እና ይሄ በጣም መጥፎ ፓርት ነው። በጣም መጥፎ ተጽዕኖ ከባድ ተጽዕኖ የሚያመጣው የማህበራዊ